በተፈጥሮ ውስጥ መራመድ ትወዳለህ? አዎ በተፈጥሮ ውስጥ መራመድ በጣም ደስ ይለኛል። በተፈጥሮ ውስጥ መራመድ እጅግ የሚያስደስትና ተፈጥሮን በማየት ብዙ ነገር ለመማር ይረዳል። በተፈጥሮ ውስጥ መራመድ ምናልባት አንዳንድ አጫጭር መንገዶች የተፈጥሮ እጽዋቶችና የተለያዩ እንስሳት የሚገኙበት ቦታዎችን መራመድ እወዳለሁ። ይህ በአካባቢያችን በሰፊው ብዙም አይገኝም ቢሆንም አንዳንድ ጊዜ በጣም ያስደስተኛል። በተፈጥሮ ውስጥ የመራመድ ልዩነት ደስ የሚያሰኝ ነገር አለው። ለምሳሌ በተፈጥሮ ውስጥ በመራመድ አንድ ሰው የተፈጥሮን ቅርጽና አሰራር ጥበብ መረዳት ይችላል። ተፈጥሮ እርስ በእርስ እንዴት እንደተገናኘ፣ እንዴት እንደምትተዋወቅ፣ እንዴት እንደምናበብና፣ የተፈጥሮ ሀብት ያለውን ጠቀሚታ ለሰው ልጅ ያለውን ሰላምና በአይን የሚያምረውን የአእምሮትን ይጨምራል ልብን የሚያስደስት ነገር ነው። ይህንን ብዙ ጊዜ ለምደነዋል ይህ ደግሞ የተለመደ ተግባራችን ነው። አንዳንዴ ጊዜ በዕብረት አንድ አንድ በሳምንትን ሁለት ቀን ወይንም ሶስት ቀን ሊሆን ይችላል። እነዚህ ጊዜያት ከተመደበውና ተለይተው ከተቀመጡ በኋላ እነዚህን ጊዜያት ለመጠቀም ጥሩ የሆነ ልምድ መጨመር አለብን ማሳደግ አለብን። ይህ ደግሞ በአጭሩ ጊዜ የሚለመድና ቀላል ነገር ነው። እነዚህን ጊዜያቶች እብሮ ለማሳለፍ የሚያስደስት ነገሮችን ማሰብ ይህ ምናልባት ሌላው ነገር አይደለም ተፈጥሮ ነገሮችን ማንከባከብ የተጎዱትን እንስሳቶች እጽዋቶች ማስተካከል ምናልባትም አስፈላጊ ነገሮች መኮትኮትና ማጽዳት። ቦታውን ውብ ማድረግ ሌሎች ሰዎችንም መጋበዝ በተፈጥሮ አካባቢዎች ላይ የተለመዱ ተግባሮችን ማድረግ እነዚህም ምግብ መብላት ሊሆን ይችላል በተፈጥሮ ቦታ ላይ ቁጭ ብሎ ምግብ መብላት በጣም ያስደስታል። እቤት ውስጥ ከመቀመጥና ከሀሳብ ጋር ከመጋጨት እነዚህን ጊዜያት ለመጠቀም ጥሩ የሆነ ልምድ መጨመር አለብን ማሳደግ አለብን። ይህ ደግሞ በአጭሩ ጊዜ የሚለመድና ቀላል ነገር ነው። እነዚህን ጊዜያቶች እብሮ ለማሳለፍ የሚያስደስት ነገሮችን ማሰብ በጣም ይህንን እንፈልገዋለን ይህ ደግሞ ደስታን የሚሰጥ ነገር ነው። የሚያምርም ነገር ነው። ከተፈጥሮ ለመማር ይረዳል። አንዳንድ ጊዜ እነዚህን ጊዜዎች ማቀድ በጣም ደስ ይላል እነዚህን ጊዜዎች ማሰብም በጣም ያስፈልጋል። የተፈጥሮ አካባቢዎችን ለይቶ ማወቅ መማር እና ለልጆችም ማሳየት የሚያስደስት ነገር ነው። ሌላው ሙዚቃዎችንና ዜማዎችን በተፈጥሮ አካባቢዎች ላይ መጫወት ሙዚቃዎችን መጫወት ይቻላል መማርም ይቻላል። ምናልባት ቀላል የሙዚቃ መሳሪያዎች ክራሮች ጊታር እና ፒያኖችን ይዞ የተፈጥሮ አካባቢዎች ላይ አብሮ ማሳለፍ ደስ የሚያሰኝ ነገር አለው። ከዚህም ሌላ እነዚህ ስፍራዎችን ለይቶ ማወቅ በጣም ይጠቅማል። የሚያምር ነገር አለው ሁል ጊዜ ደስ ይላል ይሄንን እንወዳለን። አንዳንድ ጊዜ በትኩረት ማየት ያስፈልጋል። አስፈላጊ ቦታዎችን መመልከትና መጎብኘት በተፈጥሮ ውስጥ መራመድ ሌላው የሚጠቅመው ጥቅም ተፈጥሮ አካባቢ የሚገኙትን ስውር ሀብቶችን ማየት ይረዳል። ምናልባትም ውድ የሆኑ የተፈጥሮ ነገሮችን ምናልባትም ማዕድናትንና ሌሎች ባህላዊ መድሃኒቶችን ከተፈጥሮ ማየት ይቻላል። ይህ ደግሞ ለብዙ ነገር ይጠቅማል። በትንሽ ወጪ ወይንም በቅርብ ይህን ነገር ማግኘት በጣም የሚጠቅም ነገር ነው። ከዚህም ሌላ ሳይንስና የሳይንስ ተመራማሪዎች ስለተፈጥሮ አጥኚዎች በተፈጥሮ ውስጥ በመራመድ ብዙ አዳዲስ ሀሳቦች ይመጣላቸዋል። ብዙ ነገሮችን ማየት ይችላሉ መገንዘብ ይችላሉ። በተፈጥሮ ውስጥ መራመድ ትወዳለህ? በተፈጥሮ ውስጥ መራመድ እወዳለሁ ይህንን በተደጋጋሚ አደርጋለሁ ከሰዎች ጋር መሄድም ደስ ይለኛል ይሄን ደግሞ ለማድረግ ማንቀሳቀስ ተፈጥሮ መንከባከብ ለማወቅም ይጠቅማል።